ሙዚቃ እኔ አላዳምጥም ምክንያቱም ሃይማኖቴ ሙስሊምና በእስልምና ደግሞ የተከለከለና ሀራም ነገር ነው። ለምንድነው የሚከለክለው የሚለውን ስናይ ሙዚቃ ሰውን ካአለህ መንገድ ያስረሳል ብለን እናምናለን ብዙዎቻችን ለዛም ብዙ ሙዚቃ ብዙ ዘመናዊ ሙዚቃዎች አሉ ለምሳሌ ስለ ግብ ስለማይገባ ቃላት ምናምን የሚያወሩ እና እኛ ሙስሊሞች ደግሞ እንደዚህ አይነት ነገሮችን ለመስፋት ከስነ ምግባራችን ጋር አይሄድም። እና ሙዚቃ የተፈቀደ ብለው የሚያምነው አሉ ለምሳሌ መልካም መልእክት ነው ያለው አለህን የሚያመሰግን ነው ሰውን ወደክፉ የማይመራ ምናምን ብለው የሚፈቀድ ነው ብለው የሚያምኑ ሰዎች አሉ። ግን በአጠቃላይ ሙዚቃ ለሙስሊሞች ኃጢአት ነው አይፈቀድም ስለዚህ እኔ አላዳምጥም። ብዙ ሙስሊሞች ከሙዚቃ ይቆጠባሉ አንዳንዶች ደግሞ በይዘቱ ላይ ተመስርተው ያዳምጣሉ ማለት መልካም መልእክት ነው ወይ ጥሩ ይዘታለው ጥሩ መልእክት ነው የሚያስተላልፈው ብለው ካሰቡ ያንን ሙዚቃ ያዳምጣሉ ግን በአጠቃላይ ደግሞ አይ ኃጢአት ነው ምናምን ብለው የሚቆጠቡ ሰዎችም አሉ። ሁሉም እንደየእምነታቸውና እንደየአስተሳሰባቸው ይለያያል ማለት ነው። ከፈለግሽ የእስልምና የእስልምናን ኡለሞች በተለያዩ አመለካከቶች ልነግርህ እችላለሁ። ሙዚቃ ከልክ በላይ የተከለከልን ነው የሚሉ ሰዎች አሉ። በሁኔታው መሰረት የተፈቀደ ነው የሚሉት አሉ ለምሳሌ ከልክ በላይ ተከለከለ የሚሉ አንዳንድ ኡለማዎች ምን ይላሉ? እንደነ ኢብኑተይሚያ ሙዚቃ ከአላህ ከአላህ ልብን ከአላህ ያርቃል በመዝናናት ምናምን ወደ ኃጢአት ሊመራ ይችላል ብለው የሙዚቃ መሳሪያንም ጨምሮ ሙዚቃንም የሙዚቃ መሳሪያንም ጨምሮ ይከለክላል ማለት ነው። ግን ያለ መሳሪያ ያለ ሙዚቃ መሳሪያ የሚዘመር ነሽዳ አንዳንድ ጊዜ ይፈቀዳል ምክንያቱም የሙዚቃ መሳሪያን ስለማያካትት ከሙዚቃ ስለማይመደብ ማለት ነው። በሁኔታዎች ደግሞ መሰረት የተፈቀዱ ነው የሚሉ ደግሞ ብዙ መካከለኛ አመለካከት ያላቸውም ሰዎች አሉ ለምሳሌ ይዘቱ ንጹህ ከሆነ ወደ ሀጥያት ካልመራ ሰላትና ግዴታን ካላዘናጋ ብለው የሚያስቡና የሚፈቅዱ ኡለሞችም አሉ። ማለት ነው ግን ሙዚቃ በአጠቃላይ ተፈቀደ ነው የሚሉ ደግሞ ለምሳሌ እንደነ ዩሱፍ አልቀርዳዊ ምናምን ዘመናዊ ኡለሞች አሉ። የሚፈቅዱ ማለት ነው እና ቁርአን በግልጽ ሙዚቃን አይከለክልም ይላሉ አንዳንዶቹ ደግሞ ክፉ የሆነውን ይዘት እንጂ ድምጽ አይደለም ብለውም ያምናሉ። እና ነሺዳ ለምሳሌ ነሺዳ ምንለው ምን አይነት ነው? ጥሩ ጥሩ መልእክት ያለው አላህን ሚያመሰግን ስለ መልካም ህይወት የሚናገር ስለ ሞራል ስለ ብዙ ጊዜ አለመሳሪያ ነው ነሽዳ ምናዳምጠው ሚሰራውም እና በጣም ብዙ አብዛኛው ሙስሊሞች ይቀበሉታል አንዳንዶቹ ግን እሱንም ሀራም ነው አይቻልም ብለው ሚከለክሉ ሰዎች አሉ። እኔ ግን በግሌ ነሽዳ በጣም ነው ምወደው የሙዚቃ መሳሪያ ከሌለው ይፈቀዳል ብዬ ነው ማስበው ምክንያቱም ጥሩ መልእክት ያለው ነው እና ደግሞ በነብያችን መሀመድ ጊዜ የነበረ ነገር ስለሆነ ይፈቀዳል ብዬ አስባለሁ። እና ሙዚቃ በአጠቃላይ ትርጓሜው በእኛ ሙስሊሞች ኃጢአት ነው። እና ሙስሊሞች ሁሉ አንድ አይነት አመለካከት የላቸውም የተለያየ እንዳልኩህ ቅድም ይፈቀዳል አይፈቀድም ብለው የሚያስቡ ሰዎች አሉ። ይዘቱ ጥሩ ከሆነ ችግር የለውም ብለው ሚፈቅዱ አሉ። ይዘቱ ደግሞ ጥሩ አደለም ካኣለህ ያርቃል ወደ ኃጢአት መንገድ ይመራል ብለው ሚያስቡ ብዙ ሙስሊሞችም አሉ ማለት ነው። እና የሀዲስ ማብራሪያዎች ምናምን በጣም ብዙ አሉ ሙዚቃን ሚከለክሉ በጣም ብዙ የሀዲስ ማብራሪያዎች አሉ ከቁርአን ውስጥም ግልጽ የሆነ ማስረጃ አለ ያው ብዙ ጊዜ አልቀበልም ብለው እምቢ ካላሉ በስተቀር አለ ማለት ነው። ወይም የክርስትና የእስልምና ንጽጽር ላይ ምናምን ይገኛል በብዛት እዛ ላይ ይገኛል ማለት ነው። እና በአንጻሩ እኔ ሙዚቃ አልሰማም። ማልሰማበት ምክንያት ደግሞ በቃ ሀራም ነው ሀጥያት ነው ብዬ ስለማስብ በእኛ ሃይማኖት የተፈቀደ አደለም። ወደ ሀጥያት የሚያዳርስ መንገድ ነው ከአላህ መንገድ ሚያስወጣ ነው ብዬ ስለማስብ ሙዚቃ በጭራሽ አላዳምጥም። ምናልባት አንዳንዴ ቲክቶክ ላይ ምናምን ሳይ እንጂ ሆን ብዬ ቲክቶክ ላይ ምናምን ዘፈን አላዳምጥም። እና እኔ በግሌ አላዳምጥም ነው ምለው ግን ደግሞ እንዳለ ሙስሊሞች ያው አያዳምጡም ማለት አይደለም ሚያዳምጡም አሉ ማያዳምጡም አሉ። ያው የተለያየ አመለካከት ስላለን ሁላችንም እንለያያለን አንድ አይነት እንትን የለንም። ስለዚህ እኔ በግሌ አላዳምጥም የሚለው ይወሰን

እሺ እሳት ለማቀጣጠል የሚያስፈልገው በአጠቃላይ ሶስት ነገሮች ያስፈልጉናል እቃ የሚነዱ ወይም ነዳጅ ያስፈልገናል ኦክስጅን ወይም አየር ወይም ደግሞ ሙቀት እና እሳት ያስፈልጋል እና እነዚህን በቀላል የሚነድ ነገሮች ለምሳሌ ደረቅ ቅጠል ወይ ደግሞ ደረቅ ሳር ወይ ደግሞ ወረቀት ወይም ካርቶን ደረቅ ጨርቅ እንጨት እና ትንንሽ ቁራጭ የሆኑ እንጨቶችን በመሰነጣጠቅ በመሰነጣጠቅ ማቀጣጠል ይቻላል ብዙ ጊዜ የምጠቀመው እንደዛ ነው በመካከለኛ ነዳጅ ደግሞ ማቀጣጠልም ይቻላል። ለምሳሌ ትንሽ እንጨት ቁርጥራጮች ደረቅ ቅርንጫፎችን ምናምን በማድረግ በደረቅ ነዳጅ በመካከለኛ ነዳጅ ማቀጣጠል ይቻላል ዋና ነዳጅ ደግሞ አሉ ትልቅ እንጨት ወይ ደግሞ ከሰል በከሰል ማቀጣጠል ይቻላል ማለት ነው። ለመነሳት መሰረ ይሄ ላይተር ወይ ደግሞ ኤሌክትሪክ ምናምን እንደ ማንደጃ በኤሌክትሪክ የሚሰሩ ማንደጃዎችም አሉ ለምሳሌ ከሰል እላዩ ላይ እናደርግና እናቀጣጥልበታለን ማለት ነው። አየር ኦክስጅን ደግሞ በደንብ አስፈላጊ ነገር ነው ክፍት ቦታ መሆን አለበት እሳቱን እንዳይጨነቅ ይሄ ድፍንፍን ካለ እሳቱ ይጠፋል ከፍትፍት ያለ ቦታ ላይ አየር በደንብ የሚያገኝበት ቦታ ላይ በማድረግ እሳቱ በደንብ እንዲቀጣጠል ማድረግ ይቻላል ማለት ነው። እሳትን ሁል ጊዜ መቆጣጠር አለብን። ቤንዚን ናፍጣ ያሉ ነገሮችን መጠቀም በጣም አደገኛ የሆኑ ነገሮች ናቸው ምክንያቱም የመያያዝ እና ሌሎች የመባባስ ነገር ሊታይባቸው ይችላል ማለት ነው። እና እሳት ለምሳሌ ለማቀጣጠል መጀመሪያ ቦታ ማዘጋጀት አለብን በጣም ንፋስ ያልበዛበት መሆን አለበት አየር የሚያስፈልግ ነገር ቢሆንም ንፋስ ግን በጣም መብዛት የለበትም። እና ክፍት መሆን አለበት ቦታው ነፋሻማ ወይም ክፍት መሆን አለበት ደህንነት ያለው ቦታ መምረጥ እንዲ ቶሎ ተያይዞ ምናምን ነገሮችን የሚያበላሽ የሚያቀጣጥል መሆን የለበትም። ስለዚህ ደህንነት ያለው ቦታ መርጠን ንፋስ በጣም ያልበዛበት ቦታ ላይ ክፍት የሆነ ቦታ ላይ ማቀጣጠል እንችላለን ማለት ነው። ከተቃጠሉ ነገሮች ለምሳሌ ጨርቅ ፕላስቲክ ምናምን እሱ ነገሮችን አርቀን ማለት ነው እና ቀላል የሚነድ ነገር ማዘጋጀት ያስፈልጋል። ደረቅ ወረቀቶች ለምሳሌ እነሱ እሳትን በደንብ ማቀጣጠል ማቀጣጠል ይረዳናል ያግዘናል ወይም ደግሞ ደረቅ ሳር ቅጠል ምናምን እነዚህን በጣም እሳቶቹ በደንብ በፍጥነት ሳሮች እንዲቀጣጠሉ እንዲያያዙ በጣም ያግዘናል ማለት ነው። የትንንሽ እንጨቶችም ምናምን በቃ በጣም ቆንጆ ነው። ብዙ ጊዜ እኛ ኢትዮጵያኖች ከሰለ ለማቀጣጠል ወይም እሳት ለማያያዝ የምንጠቀምበት በትንንሽ እንጨት ቁርጥራጮች አድርገን እሳቱን እናያይዘዋለን እናቀጣጥለዋለን በደንብ ንፋስ አየር ያለበት ቦታ ላይ በመስጠት እናቀጣጥለዋለን ማለት ነው። እና ላይተር ላይተር መጠቀምም አሪፍ ነው። ላይተር አለ አሁን ለምሳሌ በኤሌክትሪክ የሚሰሩ ቻርጅ ተደርገው በኤሌክትሪክ የሚሰሩ ላይተሮች አሉ ወይ ደግሞ በጋዝ የሚሰሩ ላይተሮች አሉ። በሱም ማቀጣጠል ወረቀቱን እናያይዝና ማቀጣጠል የፈለግነው ነገር ላይ በመጣል ለምሳሌ ከሰል ከሆነ ወረቀቱን በላይተር በመለኮስ ጋዙ ላይ ወይም ደግሞ ከሰሉ ላይ በማድረግ እናቀጣጥለዋለን ማለት ነው። እሳቱ ሲያያዝ ደግሞ ትልቅ እንጨት እየጨመርን ይባስ በደንብ እንዲቀጣጠል እንዳይጠፋ እናደርጋለን ማለት ነው። ትልቅ እንጨት ቀስ እያልን ስንጨምር ቶሎ አይጠፋብንም ማለት ነው። በአንድ ጊዜ ግን መጨመር እሳቱ እንዲጠፋ ያደርገዋል ቶሎ ቶሎ መጨመር ወይ ደግሞ በአንድ ጊዜ ሁሉንም ማቀጣጠያ ማድረግ ጥሩ አይደለም። እሳት ቀስ እያለ ስለሚቀጣጠል ቀስ እያለ ትልቅ እንጨቶች እያደረግንበት በደንብ እንዲያያዝ እናደርጋለን ማለት ነው። በድሮ ጊዜ እናቶች እንጀራ ሲጋግሩ ምጣድ ስር ምናምን እንጨት ሲያቀጣጥሉ ቀስ እያሉ ነው እንጨቱን የሚሰዱት ምክንያቱም በአንዴ ሁሉንም ካደረጉ ወዲያው ይጠፋና እሳቱን ድጋሜ ለማያየዝ ይለፋሉ ማለት ነው። ስለዚህ አሁን ለምሳሌ ቤንዚን ናፍጣ ግን መጠቀም በጣም አደገኛ ነው። በጣም መጥፎ ነው ዴንጀረስ ነው። አደገኛ ነው ወደ ወደ እንትን ወደ መቀጣጠል ወደ ጉዳት ምናምን አካል ጉዳት ምናምን ሊያደርስ ይችላል ምክንያቱም ቶሎ ይያያዝ መቆጣጠር ሊያቅተን ይችላል ማለት ነው። እሳቱን ስንጨርስ በምንድነው የምናጠፋው? ውሃ ወይም ደግሞ አፈር በማድረግ እሳቱን ቶሎ እናጠፋዋለን ማለት ነው። ለምግብ ምናምን ማብሰል ከፈለግን ያው እንጨት ከሰል መጠቀም እንችላለን ማለት ነው። ሌላው ደግሞ ምንድነው? ዝቅተኛና ዘግይቶ ማብሰል ከፈለግን ደግሞ በቀጥታ እንጨቶችን እንደ ቤት እየደረደርን እንጠቀማለን ማለት ነው። ሙቀት መቆጣጠር ወሳኝ ነገር ነው። ሙቀቱን ለመቆጣጠር የሚያስፈልጉ ነገሮች ያው አየር ነው። በቂ አየር ያለበት ቦታ ላይ በማድረግ

ቤቴ ውስጥ በጣም ብዙ አይነት እቃዎች አሉ። ለምሳሌ ከእነሱ ውስጥም መጋረጃው አለ መብራት አለ። እንደ ሶፋ የምንቀመጥበት እንደ መጅሊስ አለ። ቴሌቪዥን አለ እቃዎችን የምደረድርበት ደግሞ ኬችን ካቢኔቶች አሉ። እና የምተኛበት አልጋ ፍራሽ አለ። ትራስ አለ ፍራሾች ደግሞ እንደ ጌጥ እጠቀምበታለሁ ደርድሬ ማለት ነው። ከዛም ሌላ በተጨማሪ ደግሞ ብርድ ልብስ አለ የምለብሰው ሲበርደኝ የምለብሰው ብርድ ልብስ አለ። ልብስም የማስቀምጥበት ደግሞ የልብስ ማስቀመጫ የራሱ ሳጥን አለ። እንደ ቁም ሳጥን ባይሆንም እንደ ቁም ሳጥን ነገር አለ ለ እንትን ለሁለቱም ክፍል የሚሆን መብራት አለኝ። ከዛ ደግሞ ምግብ የማበስልበት ደግሞ ብዙ አይነት ለምሳሌ በጋዝ በውታ ጋዝ እሰራለሁ አንዳንዴ መብራት ሲጠፋ ምክንያቱም ሁሌ መብራት አይኖርም። መብራት በሚጠፋበት አጋጣሚ በጋዝ ነው የምጠቀመው ያ ማለት ቡታ ጋዝ ማለት ነው ጋዝ ገዝቼ በቡታ ጋዝ ንግቤን አበስላለሁ። መብራት ካለ ግን ስቶቭ ነው በስቶቭ ኤሌክትሪክ ስለሚሰራ በጣም ቀላል እና ፈጣን እሱ ነው። ያው መብራት ካልጠፋ ግዴታ ከሆነ ብቻ ነው ቡታ ጋዝ የምጠቀመው ማለት ነው። ሌላው ደግሞ ድስቶች አሉኝ የተለየ ድስቶች አሉ ብዙ አይነት ድስቶች አሉ ትልቅ ትንሽ መካከለኛ ሰፊ ጠበብ ያሉ ድስቶች አሉ። ሳህንም ሳህኖች አሉ የምመገብበት ቤተሰብ ጓደኛ ሲመጣ የማቀርብበት ሳህኖች አሉ የምንመገብበት ኩባያ ደግሞ ኩባያ ወይም ደግሞ ብርጭቆ ብርጭቆ የምንጠጣበት ውሃ እሱም አለ። ሌላ ደግሞ ማንኪያዎች አሉ ቢላዎች አሉ ከእንከት አትክልት ምናምን የምንከትፍበት የምንቆራርጥበት ሽንኩርት የምንከትፍበት ቢላ አለ ማንኪያ ደግሞ ምግብ የምንመገብበት ሩዝ ስንበላ ቂንጬ ስንበላ የምንጠቀምበት ማንኪያ አለ። ሌላው ደግሞ ፍሪጅ ፍሪጅ እንኳን የለኝም ፍሪጅ ለጊዜው የለኝም ምክንያቱም በጣም ውድ ነው። ለመግዛት አስቤያለሁ ግን በጣም አሁን ላይ ውድ ነው። ሌላ ደግሞ ረከቦት አለኝ ረከቦት ማለት ኢትዮጵያኖች ቡና ዝግጅት አለን እና ቡና ስናዘጋጅ ቆንጆ ቤታችንን ለማስዋብ ይጠቅመናል። ቡና ስንጠጣም እንትኑን ለማሳመር እንጠቅብበታለን ጀበና አለ ጀበና ደግሞ ቡናው የሚፈላበት ነው። ወደ ሲኒ የሚቀዳው ጀበና አለ ሌላ እጣን ማጨሻ አለ። እጣን ማጨሻዎች ጥሩ የቤታችን ጥሩ መዓዛ እንዲኖረው ጥሩ ሽታ እንዲኖረው እጣን ማጨሻ አለን። ከሰል ማቀጣጥያ አለን እሳት የምናቀጣጥልበት የምናያይዝበት አለ ምንጣፍ አለ ምንጣፍ ደግሞ ቤታችንን በጣም ያሳምረዋል። ቆንጆ ያደርገዋል ቆንጆ ወበት ይሰጠዋል። ሌላ ደግሞ ያለው ሳሙና አለ። ፎጣ ፎጣ መጥረጊያ አለን መጥረጊያ ቤታችን የምናጸዳበት የምንወለውልበት መወልወያ አለ። ወንበሮች አሉ የተለያዩ ወንበሮች የምንቀመጥበት የፕላስቲክ አለ የእንጨት ወንበር አለ የተለያዩ ወንበሮች አሉ። የምንጠቀምበት ሌላ ደግሞ ኮስሞቲክሶች የምናስቀምጥበት የራሱ አለ ኮስሞቲክስ እንግሊዘኛ መጥረጊያ የጽዳት እቃዎች ብዙ ቆሻሻ መያዣዎች አሉ። እና በጣም ብዙ አይነት እንትኖች አሉ አልጋ ትራስ ብርድ ልብስም አለኝ። ወንበር ልብስ መያዣ መብራቶች ምናምን አሉ ማለት ነው። ሌላው ደግሞ ዲሽ አለ። ዲሽ ደግሞ የተለያዩ ሳተላይቶችን የምናይበት ዋይፋይ አለን ሶኬቶች አሉ የተለያዩ ሶኬቶች አሉ። መዘብዘፊያ አለ ልብስ የምናጥብበት ሲቆሽሽ ምናምን የምናጥብበት መዘብዘቢያ አለ። እቃ ማጠቢያ አለን እቃ ማጠቢያው እቃ እቃችን ሲቆሸሽ ደግሞ እዛ ላይ አድርገን የምናጥብበት እቃ ማጠቢያ አለን ደግሞ ማበጠሪያ አለን ፀጉራችንን የምናበጥርበት ሎሽን ግሪስሊ የምናስቀምጥበት ማስቀመጫ የራሱ አለን። መስገጃ አለ ሰላት እኔ ሙስሊም ስለሆንኩ ሰላት እሰግዳለሁ እና መስገጃዎች አሉ። ሌላ ደግሞ የቆሻሻ ልብስ ማጠራቀሚያ ባስኬት አለን። እሱን ሌላው ደግሞ እንጀራ ማቅረብ ያለ እኛ ኢትዮጵያኖች እንጀራ በደንብ እንበላለን እና እንጀራ ራሱ ማስቀመጫ አለው ተቆርጦ በቁርጥ ተደርጎ። እና ውሃ ማፍያ ደግሞ ውሃ ማፍያም አለን።

ዜና እንደበፊቱ በቴሌቪዥን ምናምን ሳይሆን አሁን ላይ የምናየው በስልካችን ላይ የተለያዩ መተግበሪያዎችን ተጠቅመን ዜናዎች ይደርሱናል ትኩስ ትኩስ ዜናዎች እንደበፊቱ በጋዜጣ በቴሌቪዥን አንጠብቅም አሁን ቴክኖሎጂ ስለተስፋፋ አዎ ዜና በደንብ አዳምጣለሁ አያለሁ አነባለሁም። ግን በቃ የማየው ቲክቶክ ላይ ወይ ደግሞ ታማኝ ምንጮች መረጃ ሰብሳቢዎች ያሉት በቴክኖሎጂ በኢንተርኔት አነባለሁ አያለሁ ለምሳሌ ወይ እንደ ቢቢሲ አልጄ ዚራ ላይ ላይ እና የሀገር መረጃዎች ምናምን የሚለቀቅበት ቦታ ላይ በደንብ አነባለሁ። ምን አዲስ ነገር አለ የሚለውን ነገር እከታተላለሁ። ግን እንደበፊቱ በቴሌቪዥን ምናምን አይደለም አሁን ላይ ቴክኖሎጂ ስለተስፋፋ በያዝነው በእጃችን ላይ ባሉ ስልኮች በተለያዩ መተግበሪያዎች መጠቀምና በቀላሉ ማግኘት እንችላለን። እኛም ጋር አለ ብዙ ጊዜ ቲክቶክ ላይ ምናምን አዳዲስ ዜናዎችን የሚለቁ ሰዎች አሉ እነሱን በመከታተል አዳዲስ ዜናዎችን አገኛለሁ ማለት ነው። እንጂ እንደ ድሮ በጋዜጣ ማንበብ ቴሌቪዥን ሰዓት ጠብቆ ዜና መስማት ምናምን ነገር ላይ የለም። አሁን ስለ ስፖርትም ይሁን ስለ ሀገራዊ ጉዳዩም ይሁን ስለማንኛውም መዝናኛ ዜና ይሁን ማንኛውም ነገር እጃችን ላይ ባለው ስልክ በቀላሉ ሰርች በማድረግ ብቻ በቀላሉ ማግኘት እንችላለን ማለት ነው። እና ይሄን ብዙ አይነት የኢንተርኔት ገጾችም አሉ። ዜና ለማንበብ ለምሳሌ የቢቢሲ አሁን ቴሌቪዥንም አለ አሁን ላይ ግን ኢንተርኔት ገጾች ላይ ማግኘት ይቻላል ማለት ነው። ሞባይል መተግሪያ ብሄሮች አሉ ዜና እንዲደርስ እንዲደርስ ወይ ደግሞ አፖች አፕሊኬሽኖች የተሰሩ አሉ ለዜና ብቻ ተብለው የተሰሩ አፕሊኬሽኖች አሉ። በእነሱ ማግኘት መጠቀም እንችላለን መስማት አዳዲስ ዜናዎችን መስማት እንችላለን ማለት ነው። ይሄ ስለ ማህበረሰብ መረጃ መድረኮች ምናምን በቀላሉ በፌስቡክ ትዊተር ላይ ቴሌግራም ላይ ምናምን በቀላሉ ይገኛል ብዙዎቹ አቴንሽን ለመሳብም ስለሆነ የሚፈልጉት አዳዲስ ዜና ከወጣ ሁሉም ይጽፋሉ እኛም እናነባለን ማለት ነው። በቲክቶክ ላይ ደግሞ ያው በጣም ሰዎችን የሰዎችን ፍላጎት ስለሚረዱ የሰዎችን አቴንሽን ስለሚያውቁ የነሱን እሱን ለመሳብ ሲሉ አዳዲስና ሰበር ዜናዎችን እና ወቅታዊ ጉዳዮች ላይ ሀገራዊ ጉዳዮች ላይ ስለ ስፖርት ስለመዝናኛ ማንኛውንም አይነት ማግኘት እንችላለን ማለት ነው። እና አሁን እንደበፊቱ ዜና ለመስማት ከባድ ሳይሆን በጣም ቀላል ነው ማለት ነው። በራሳችን ሰውክ ደግሞ ኖቲፊኬሽን ይገባልናል የተመረጡ ዜናዎች ማለት ነው። የፈለግነውን የፈለግነውን እኛ ፍላጎት ያለንበት ቦታ ላይ የተመረጡ ዜናዎች በስልካችን ይደርሱናል ማለት ነው እና። አሁን ዜና በመስመር ላይ ታነባለህ የሚለው ጥያቄ? በስልክ በመተግበሪያ ከሆነ አዎ በኢንተርኔት ምናምን ከሆነ አዎ ግን እንደ ድሮ በጋዜጣ በቴሌቪዥም ምናምን አልከታተልም። ምክንያቱም አሁን ዘመን ዘመኑ የቴክኖሎጂ ስለሆነ እዛ ላይ ብቻ ነው በስፋት ማግኘት የሚቻለው ሰውም እዛ ላይ ነው ብዙ ጊዜ ትኩረት አድርጎ የሚፈልገው ዜናዎችን ማግኘት ሲፈልግ ወደዛ ነው የሚሄደው ማለት ነው። እና በዚህ በቴክኖሎጂ ዘመን በጣም ቀላል የሆነ ነገር ቢሆን ዜና ማግኘት ነው ማለት ነው። እና በተጨማሪ ደግሞ ስለ ዘመናዊ መንገድ ዜና ማንበብ በጥሩ ትኩረትን እንደሚሰራ አንዳንድ ነጥቦችን ስንመለከት በፍጥነት ለምሳሌ አዳዲስ ዜና ከተለያዩ መንገዶች በቀላሉ በሞባይል ወይም ደግሞ በኢንተርኔት ለማግኘት ይቻላል ማለት ነው። ምንጮች በብዛት በቀላሉ ከብዙ የአለም ጋዜጣዎች ዜና መሰብሰብ ይቻላል ተግባራዊ ግንዛቤ ያላቸው ከፍተኛ ጥረት ያለው መረጃ መጠቀም ይቻላል ሀሰት ወይም ደግሞ ያ ትክክለኛ ያልሆነ መረጃ እንዳይሰበሰብ እንዲጠነቀቅ ይጠቅማል ማለት ነው። ቀላል እና ሳቢ የሆኑ ዜናዎችን በቀላሉ ለማዘጋጀትም ለማግኘትም በጣም ቀላል አድርጎታል ማለት ነው። ይሄ ቴክኖሎጂ ነገር ግን ዘመናዊ መንገድ እውነትም ማስተካከል አለበት አዎ ብዙ ጊዜ ፍጥነት በቀላል እና በፍጥነት ስለሚገኝ እውነተኛ ነው ማለት አይደለም። እውነተኛ ያልሆኑ ዜናዎችን በጣም ይገኛሉ ብዙ ጊዜ ሳናጣራ ምናምን ያንን ዜና ማሰራጨት የለብንም ማለት ነው። የተለያዩ ዜናዎች አሉ እውነተኛ ውሸተኛ ትክክለኛ ዜናው የትኛው ነው ብለን ማጣራት ያለብን። እኛው ነን ማለት ነው። ዝም ብለን ያገኘነውን ሁሉንም ዜናዎች መቀበልና ማሰራጨት የለብንም ብዬ አምናለሁ እና ዜናዎችን አወ እከታተላለሁ ስለሀገራዊ ሁኔታ ስለ የተለያዩ

ማስተማር አዎ እችላለሁ ምክንያቱም አስተማሪ ለመሆን ትምህርት ያስፈልጋል እውቀት ያስፈልጋል የማውቃቸውን ነገሮች በቀላሉ ለሰዎች ማድረስ ነው ማስተማር ለእኔ በጣም እችላለሁ ክህሎትም አለኝ ምክንያቱም እያስተማርኩም ስለሆነ ማለት ነው። እኔ የምሰራበት አሁን አንድ መስሪያ ቤት አለ እሱንም ልጆችን በማስተማር ነው እና እሱ ላይ በደንብ ክህሎት አዳብሬያለሁ ማለት ነው። ግን አሁን አስተማሪ ለመሆን መጀመሪያ እውቀት ነው የሚያስፈልገው እዛ ነገር ላይ በደንብ የበሰለ አቋም እና እውቀት ያስፈልገናል የራሳችንን በደንብ በእውቀት ስናዳብር ነው ሌሎችን ደግሞ ማስተማር እና በእውቀት ማካበት የምንችለው ማለት ነው። እና አስተማሪ የሚሰጠውን ትምህርት በጥልቀት መረዳት አለበት ተማሪው ምክንያቱም ወይም ደግሞ የትምህርት ነኡስ ጉዳዮችን በቀላሉ ማብራሪያ ማብራሪያ ማቅረብ ይችላሉ ማለት ነው። በደንብ እውቀቱ ካለው አስተማሪው በደንብ በእውቀት ከዳበረ ተማሪው በቀላሉ መረዳት ይችላል የሚያስተምረውን ነገር ማወቅ እና መተግበር የሚችል ማለት ነው። እና መጀመሪያ አስተማሪ ለመሆን በደንብ እውቀት ሊኖረው ይገባል እላለሁ እና እኔ የማስተምርበት ልጆችንም እያስተማርኩ ያለሁበት ነገር ላይ በደንብ እውቀት ስላለኝ ለእነሱ አካፍላቸዋለሁ ያለኝን እውቀት በቀላሉ አካፍላቸዋለሁ ማለት ነው። እና ክህሎትን አቅም ለማተም ተማሪዎች እንዲማሩና እንዲቀጥሉ መርጠው መመራት አስፈላጊ ነው ማለት ነው። እና አስተማሪዎች ተማሪዎችን የሚያሳድሩ መልኩ መገንዘብ ይኖራቸዋል አስተማሪዎች ተማሪዎችን በደንብ በ ክህሎት በእውቀት ለማ ለመዳበር መጀመሪያ ራሳቸው መገንዘብ ስለሚያወሩት ነገር ስለሚያስተላልፉት ነገር በደንብ በእውቀት መብሰል ማወቅ አለባቸው ማለት ነው። ከፍተኛ ክብር እና የተገ አካል የስም የአመለካከት ተማሪዎች ላአስተማሪው እንዲከተልና የትምህርት አካላዊ ሁኔታ እንዲሻሸል የሚያስፈልገው ነገር ክብር ነው ተማሪዎች ክብር የሚሰጡኝ ከሆነ እኔም የማስተማር ፍላጎቴ እየጨመረ ይሄዳል ማለት ነው። ግን ክብር የማላገኝበት ቦታ ላይ አስተማሪ መሆን አልፈልግም። ግን አስተማሪ ለመሆን መጀመሪያ ከተማሪዎች ክብር ማግኘት አለብኝ እነዛ ተማሪዎች የሚያከብሩኝ የሚታዘዙኝ ከሆነ ላስተምራቸው ፍቃደኛ እሆናለሁ የማስተማር ብቃቴም እየጨመረ ይመጣል ማለት ነው። ግን እነዛ ተማሪዎች የማይታዘዙና ክብር የማይሰጡኝ ከሆነ እኔም አስተማሪነቱን ላልወደው እችላለሁ እነሱም ከእኔ የሚያገኝ የሚፈልጉትን እውቀት አያገኙም ማለት ነው። እና ትዕግስትና አእምሮ ያስፈልጋል ደግሞ ትግስት ትግስት ሊኖረው ይገባል ማንኛውም አስተማሪ የተማሪዎችን ፀባይ ችሎ በትዕግስት አስተማሪ የሚያስፈልገውን እውቀት ማስተላለፍ መቻል አለበት ማለት ነው። ሌላው ደግሞ ሙያዊ ማስተላለፊያ ዝግጅት የሚባለውን አስተማሪ ስልጠናና ሙያዊ ማስተላለፍ ማግኘት መቻል አለበት በትምህርት ላይ የሚተገበረው ሙያዊ ስልጠና ማስተላለፍ በስርዓት መቻል አለበት ማለት ነው። እንዲሁ የትምህርት መማሪያዎች በተማሪ ልምድና የአእምሮ እድገት ላይ ተመስርተው መሆን አስፈላጊ ነው። ተማሪዎች በአእምሮ እድገታቸው ልክ ነው ትምህርት ማግኘት ያለባቸው በሚችሉት ልክ ነው መቀበል ያለባቸው መስጠት ያለብንም ስናስተምር እንደዛ ነው ብዬ አስባለሁ ማለት ነው። የትምህርት ዝግጅት ደግሞ በጣም አስፈላጊ ነገር ነው ትምህርት ለማስተማር ከፍተኛ ዝግጅት ያስፈልጋል በደንብ ተዘጋጅተን ነው ወደ ተማሪዎች መቅረብ ያለብን የተማሪዎችን ደረጃ በሚገባ ትምህርት ዝግጅትን ቀላልና ተነሳሽ ያደርግልናል እኛ በደንብ ስንዘጋጅ ማለት ነው። ሌላው ሙያዊ ክህሎት ሲባል አስተማሪዎች ተማሪዎች እንዲማሩ የሚያስችሉ መልእክት ወይም ደግሞ ተምሳሌት መስጠት አስፈላጊ ነው ብዬ አምናለሁ። ለምሳሌ የክህሎት ማስተላለፊያ መሰረያዋችን መጠቀም ለምሳሌ የስልክ መተግበሪያዎችን የቪዲዮ ትምህርት ማስተ ማስተላለፊያ ምናምን መጠቀም ቆንጆ ነው ለተማሪዎች ቶሎ እንዲገባቸው ይረዳል ማለት ነው። እና ተማሪዎችን በግብረ መልኩ ማስተላለፍ ጥያቄዎችን መመለስ እንዲማሩ መማሪያ የሚሆን ተሳታፊ እንዲሆኑ ማድረግ መቻል ወጥተው እንዲናገሩ በኮንፊደንስ እንዲያወሩ ማድረግ ይሄ ራሱ የአስተማሪዎች ብቃት ነው ማለት ነው። እና የአእምሮን እድገት ተከትለው ማስተማር ተማሪዎች በትዕግስትና በእውቀት በዳበረ መልኩ ከተያዙ በደንብ ለውጥ የሚያመጡ ታዳጊ ስለሆኑ እነሱም በእውቀትና በትዕግስት መያዝ ያስፈልጋል ማለት ነው። ሌላው በቴክኖሎጂ የተደራጀ የአስተማሪነት ስልጠና ቢኖር ደግሞ በጣም ቆንጆ ነው ማለት ነው። ለምሳሌ በዙም በጎግል ክላስ ሩም ምናምን ብንጠቀም በቀጥታ ስርጭት

ውሳኔ ለመስጠት አዎ እችላለሁ ምክንያቱም ውሳኔ አዎ ግድ ነው ለምሳሌ ውሳኔ የምሰጥበትን ነገር ላይ መጀመሪያ ጉዳዩን ተገንዝቤ በደንብ ተረድቼው ከጨረስኩ በኋላ ውሳኔ ማስተላለፍ እችላለሁ ቀላልም ነው። መረጃ በደንብ ሰብስቤ ነው ግን መጀመሪያ በደንብ ስለ ጉዳዩ አጥንቼ መረጃዎች ፈላልጌ አማራጮችን አይቼ አዘጋጅቼ ለምሳሌ የገንዘብ ጉዳይ ከሆነ አማራጮችን አይቼ ምናምን ትክክለኛ መጠን ግንዛቤ ወይም እንደ እንዴት እንደሚኖረው አረጋግጨ ምናምን ውሳኔ እሰጥበታለሁ ማለት ነው። ሌላ ደግሞ ጥንቃቄ ያስፈልጋል ውሳኔ ሲሰጥ ዝም ብሎ በዘፈቀደ እንደፈለጉ መስጠት ሳይሆን መጀመሪያ ጥንቃቄ ተደርጎ በስነ ስርዓት ግራና ቀኙን ተመልክቶ ውሳኔ መስጠት ያስፈልጋል ውሳኔ ሲሰጥ ዝም ብሎ በአንዴ አይደለም ለምሳሌ የፍርድ ቤቶች ለምሳሌ ውሳኔ ሲሰጡ መጀመሪያ ግራና ቀኙን አይተው ተመልክተው መረጃ አጣርተው ምስክር ጠርተው የጊዜ ጊዜ ወስደው ምናምን ነው ውሳኔ የሚሰጡት ውሳኔ በጣም ከባድ ነገር ነው። ቶሎ ዝም ብሎ የሚሰጥ ነገር አይደለም ውሳኔ አንዴ ከወሰዱ በኋላ መመለስ ስለሚከብድ መጀመሪያ ማጣራት ነገሮችን ማየት ግራና ቀኞችን ተመልክተን አጣርተን አማራጮቻችንን አይተን ምን ይጎዳል ይጠቅማል የሚለውን ተመልክተን ነው ውሳኔ የምንሰጠው ዝም ብሎ ውሳኔ አይሰጥም ማለት ነው። ያው ምሳሌ እምናደርገው እንደ ፍርድ ቤት ማለት ነው ውሳኔ ፍርድ ቤት ሲሰጥ እንዴት ነው? ሁሉ ነገር አቃቤ ህግ የሚለውን ብቻ ተቀብሎ አይደለም መጀመሪያ ከእሱ ላይ በደንብ መርምሮ አጣርቶ ተከሳሾችን ወይ እንትን ዳኞች ምናምን መጀመሪያ ምስክሮች አቅርበው ምናምን ነው ውሳኔ የሚሰጠው እንጂ ዝም ብሎ ውሳኔ አይሰጥም ማለት ነው። የግል በራሴ ደግሞ ውሳኔ ለመስጠት ስፈልግ መጀመሪያን ውሳኔን ከማሳወቄ በፊት መጀመሪያ ግራና ቀኝ ተመልክቼ ትክክለኛ የቱ እንደሆነ በደንብ አጣርቼ በደንብ ጊዜ ወስጄ የግል ጉዳዬን የግሌን ስለሚመለከት ጉዳዩን ተገንዝቤ ለምሳሌ አዲስ የስራ መነሻ ላይ ወይም ደግሞ የስራ ገንዘብ ጥቅም ላይ ውሳኔ መስጠት ብፈልግ መጀመሪያ በደንብ እመለከታለሁ ያንን ጉዳይ በደንብ አጣራለሁ ያለኝን መረጃ በሙሉ ተጠቅሜ ጉዳዩን አጣርቼ መረጃዎችን ሰብስቤ ነው ከዛ በኋላ ውሳኔ የምሰጠው አማራጮችን ማዘጋጀት ግዴታ ነው። ውሳኔ ላይ ውሳኔ ከመወሰናችን በፊት ሌሎች አማራጮችን መጠቀም መቻል አለብን ማለት ነው። ሌላው ጥንቃቄ ጥንቃቄ ነው ሌላው ጥንቃቄ በጣም ያስፈልጋል ውሳኔ ከመስጠታችን በፊት ጥንቃቄ ያስፈልጋል ማለት ነው። ለምሳሌ ውሳኔ ሌሎችን እንደሚጎዳ ወይም ደግሞ ተጠቃሚ እንደሚሆን እንደሚችል ማወቅ አለብን የሰጠነው ውሳኔ ሌሎችን ሄዶ የሚጎዳ ከሆነ በጣም መጥፎ ከሆነ ለሌሎች ከሆነ ጥሩ አይደለም። ስለዚህ ግራና ቀኝን አይቶ የትኛው ነው የሚጠቅመው የትኛው ነው የሚጎዳው የሚለውን በደንብ ተመልክተን ነው ውሳኔ ውሳኔ ለመስጠት አንዱን አማራጭ መምራት እና በግል ውሳኔ ማስቀመጥ በጣም ቆንጆ ነገር ነው። ከዛ ከተጠነቀቀ በኋላ ይሄ ሁላ መረጃው ተሰብስቦ አማራጭ አይተን ግራና ቀኙን ጠቃሚና ጉዳቱን አይተን ካየን በኋላ ውሳኔን ለማሳወቅ ደግሞ አስፈላጊ ነው ማለት ነው ውሳኔውን ማሳወቅ ያለብንን ሰው ሄደን ማሳወቅ አለብን ማለት ነው። ሌላው በግል ጉዳይ ውሳኔ መስጠት እጅግ ጥንቃቄ ያስፈልጋል እና እያንዳንዱን አማራጭ ማረጋገጥ እና ከፍተኛ ትምምን አስፈላጊ ነው ማለት ነው። ለዛም ነው በጣም ጥንቃቄ ያስፈልገዋል የሚባለው ጎጂም ስለሆነ ጠቃሚም ስለሆነ ማለት ነው። እና ጉዳዩን መገንዘብ እንዳልኩህ ጉዳዩን መገንዘብ አለብን ከዛ መረጃ መሰብሰብ አለብን ሁሉንም ግራና ቀኝ አይተን ነው ውሳኔ የምሰጠው እኔ ብዙ ጊዜ በቃ መረጃውን ሰብስቤ አማራጮችን አይቼ ግራና ቀኙን ተመልክቼ ጊዜ ወስጄ ይሄ ነገር ጥሩ ነው ወይንስ መጥፎ ነው የሚለውን ነገር በደንብ ተጠንቅቄ ውሳኔ እሰጣለሂጨውሳኔ ከሰጠው በኋላ ግን ወደኋላ መመለስ የለም ማለት ነው። ምክንያቱም ይሄ ሁላ ጊዜ የተወሰደበት ምናምን ቆንጆና ትክክለኛ ውሳኔ ለመስጠት ስለሆነ ማለት ነው። እና እንዳልኩህ በቃ ሌላው የማይረሳው ነገር ደግሞ ጥንቃቄ በጣም ያስፈልጋል ውሳኔ ከመስጠታችን በፊት በጣም ጥንቃቄ መዘጋጀት አለብን። እና ጥንቃቄ ካዘጋጀነው ዉሳኔዉን ለማሳወቅ በጣም ቀላል ነው ብዬ አስባለሁ በግሌ በቃ በቀላሉ ውሳኔ ማሳወቅ እንችላለን ማለት ነው። ለመስጠትም ቀላ

የሙዚቃ መሳሪያ መጫወት አልችልም። የሙዚቃ መሳሪያ መጫወትም አልችለውም ስላለመድኩ ነው ተለማምጄ ሞክሬም አላውቅም። ቅድም የሙዚቃ ታዳምጣለህ ወይ ብለህ ለጠየቀኝ መልስ ሰጥቼክ ነበር ሙዚቃ በእኛ በሙስሊሞች ሀራም እና የተከለከለ ነገር ነው ኃጢአት ነው ያው እንዳልኩክ የሚፈቀድ ነው የማይፈቀድ አለ ይፈቅዳሉ ብለው የሚያስቡት እንዴት ነው? ጥሩ መልእክት ካለው ካላህ የማያርቅህ ከሆነ እና የሙዚቃ መሳሪያ ካሌለው ችግር የለውም ይፈቀዳል የሚሉ አሉ ብዬሃለሁ። ሙዚቃ መሳሪያ ደግሞ ካለው አይቻልም ጭራሽ አይቻልም። ሙዚቃ መሳሪያ ቢኖረውም ባይኖረውም ሙዚቃ የተከለከለ ነገር ነው ብለው ደግሞ ግዴታ እንዳንጠቀም ሙዚቃ እንዳናዳምጥ ደግሞ የከለከሉን ኡላማዎች አሉ ማለት ነው። ቅድም ዩኒታይም እያ ምናምን ስልክ ነበር ዩኒታይም እያ አይቻልም። የሙዚቃ መሳሪያ መጠቀም አይቻልም የሙዚቃ ሙዚቃንም መጠቀም መስማት አይቻልም ብለው ነግረውናል ምክንያቱም ከአላህ ያርቀል ወደ ኃጢአት ይመራል። ባሉት ሙዚቃ ሙዚቃ ውስጥ ባሉት መጥፎ መልእክቶች ምክንያት እኛ ከአላህ እንርቃለን ልባችን ወደ ኃጢአት። ወደ ኃጢአት ይዘነበላል ከመልካም ስራ ወደ መጥፎ ስራ ያደላል በሚል ሙዚቃን ብዙዎቻችን ብዙዎቻችን እንከለከላለን ማለት ነው። ብዙ ጊዜ አይፈቀድልንም ሙዚቃ በጣም የተከለከለ ነገር ነው። እና ስለዚህ እኔ የሙዚቃ መሳሪያ መጫወት አልችልም ማለት ነው። ሃይማኖቴ ሙስሊም ስለሆነ ከመጀመሪያውም የሙዚቃ መሳሪያ ከልጅነቴ ጀምሬ አላወቅኩ አላውቅም ይዤም አላውቅም። ምንም ለምሳሌ ብዙ አይነት የሙዚቃ ምሳሌዎች አሉ ቫዮሊን አሉ ፒያኖ አለ ዋሽንት በኛ ደግሞ ብዙ አይነት የሙዚቃ መሳሪያዎች ሊኖሩ ይችላሉ እንደ እዚህ አሁን ለምሳሌ ብዙ አይነት መሳሪያዎች አሉ። ግን እነሱን እኔ መጠቀም አልችልም እንዳልኩህ ሙስሊም ስለሆንኩ ማዳመጥም የተከለከለ ነው የሙዚቃ መሳሪያ መጠቀም በጣም የተከለከለ ነገር ነው። የሙዚቃ መሳሪያ የሌላቸው ነፊዳዎች ግን ይቻላሉ ለምሳሌ እኛ አሁን የምናዳምጠው የሙዚቃ ምሳሪያ ወይም ክላሲካል የሌሉት ነገሮች አሉ እነሺዳ ይባላሉ። እነሱን የሙዚቃ መሰሪያ ስለሌለበት እናዳምጣለን ማለት ነው ይቻላል የሚሉም አሉ አይቻልም የሚሉም አሉ ግን ይሄ የሙዚቃ መሳሪያ እስከሌለበት ድረስ ይቻላል ብዬ ስለማስብ ነው ነፊደን የማዳምጥ ነው ማለት ነው። ሙዚቃ ግን አላዳምጥም እንዳልኩህ ሙዚቃ ከአላህ መንገድ ያስዎጣል ብዬ ነው የማስበው። ዩሱክ አልቀርዳዊ ግን እንትን ብለዋል ፈቅደዋል ይላል መጽሐፋቸው ላይ ይላል። የሙዚቃ መሳሪያን መጠቀም ይቻላል ሙዚቃም ችግር የለውም ከአላህ መንገድ አያስወጣም አያርቅም ስለዚህ የተፈቀደ ነው ችግር የለውም የሚሉ ዑለሞች እንዳሉ ነግሬሃለሁ። ስለዚህ እኛ ሙስሊሞች በተባለ አመለካከቶች አሉን ሁላችንም አንድ አይነት የለንም ይቻላል የሚል አለ አይቻልም የሚል አለ። ያው አንዱን መስመር መያዝ ግድ ነው አንዳንዶቹ የራሳቸውን መስመር ይይዛሉ አንዳንዶቹ የራሳችንን መስመር እንይዛለን ማለት ነው። እኔ በበኩሌ በግሌ ሙዚቃ አይቻልም መስማትም የተከለከለ ነው ኃጢአት ነው። የሙዚቃ መሳሪያም መጠቀም የተከለከለ ነው መጫወትም የተከለከለ ነገር ነው ሙዚቃ መሳሪያ በጭራሽ የማይፈቀድ ነገር ነው። ክልክል ነገር ነው። ወጣቶችን ከመንገድ የሚያርቅ እንትን የሚል ከሃይማኖታቸው የሚያርቃቸው ልባቸውን ወደ ሀራም ወደ ሀጢያት የሚያዘነብል ነገር ነው። ብዬ ስለማስብ ሙዚቃ እኔ አልፈልግም አላዳምጥም አልወድም እንዲሁም የሙዚቃ መሳሪያንም መጫወትም አልፈልግም። አልችልምም ብቃቱም የለኝም ምክንያቱም ተጫዋቾች አላውቅም እንደነገርኩህ ምንም አይነት እውቀት የለኝም የሙዚቃ መሳሪያ ላይ ምንም አይነት እውቀት የለኝም። ተጫውቼም አላውቅም። ወደፊትም አልጫወትም ይሻላል ምክንያቱም ጥቅም የለውም እንደኛ ሃይማኖት በጣም የተከለከለ ነገር ስለሆነ ጥቅም የለውም ማለት ነው። በተጨማሪ እንኳን የሙዚቃ መሳሪያ አይደለም ያው ሙዚቃም ስለማይፈቀድ ማለት ነው። ሙዚቃ መሳሪያ መጫወት ከጥቅሙ ጉዳቱ ያመዝናል ብዬ አስባለሁ። ምክንያቱም በጣም ሰዓት ይገድላል ሰዓት ይወስዳል ለመማራያ ለመስሪያ ጊዜ የሚሆነውን ሰአታችንን ይወስድብናል ጊዜ ማጥፊያ ነው። በትምህርትና በስራ ማዋል ያለብንን ሰዓት በሙዚቃ እና በሙዚቃ መሳሪያ በመጫወት ሰአታችንን ማጥፋት አለብን ብዬ አላስብም። ከሃይማኖታዊ ክልክልነቱ በስተ በስተጎን ማለት ነው። ይቻላል አይቻልም የሚለው ሌላ ጉዳይ ነው። ሌላው ደግሞ እንደዚሁ ሰአታችንን የሚያጠፋ ነገር ነው ብዬ ነው የምወስደው

ከፀሀይ ራሴን የምጠብቀው ያው በብዙ አይነት ራሴን መጠበቅ እችላለሁ። በእርግጥ የኔ ቆዳ ደግሞ ለፀሀይ በጣም ተጠቂና ቶሎ የሚጋለጥ። ስስ የሆነ ቆዳ ስላለኝ ፀሀይ ገና ትንሽ ሲነካኝ በጣም ነው ለውጡን የማየው ፊቴ ላይ በጣም ይበላሻል ፊቴ እና ፀሀይ ግዴታ እራሴን መጠበቅ ስላለብኝ በብዙ መንገድ እጠበቃለሁ ከፀሀይ። ለመጠበቅ በጣም ብዙ አይነት መንገዶችን እጠቀማሁ ለምሳሌ በጣም ጠራራ ፀሀይ በሚባለው ሰዓት። ከቤት አለመውጣት ወይ ደግሞ ፀሀይ ላይ ለመውጣት አንዱ መንገድ ነው። እቤት ውስጥ ቁጭ ማለት ወይ ስራ ቦታ ወይ በፀሀይ ያሉ ተግባሮችን አለመስራት አንዱ ከፀሀይ መጠበቂያ መንገድ ነው ማለት ነው። ሌላው ደግሞ ጥላ መያዝ ጥላ እይዝና ዣንጥላ ማለት ነው። እሱን በመያዝ ግዴታ መውጣት ካለብኝና የሆነ ስራ መስራት ካለብኝ በፀሀይ መጓዝ ካለብኝ ጥላ መያዝ ግዴታ አለብኝ ማለት ነው። ምክንያቱም እንደነገርኩህ በጣም ለፀሀይ በጣም የተጋለደ ቆዳ ነው ያለኝ ቆዳዬ በጣም በትንሽ ፀሀይ የሚበላሽና መጥፎ የሆነ ቆዳ ስለሆነ በጣም ስስ የሆነ ቆዳ ስላለኝ ግዴታ። ወይ ከቤት አለ መውጣት ነው ያለብኝ ወይ ደግሞ ከወጣውም ጥላ መጠቀም ግዴታ አለብኝ ማለት ነው። ሌላው ደግሞ ከፀሀይ ራሳችንን እንዴት ነው የምንጠብቀው ለሚለው ጥያቄ እንዴት ይጠብቃል ለሚለው ጥያቄ? አንድ ሌላ ደግሞ ክሬሞች አሉ የተለያዩ ሰነስክሪን ክሬሞች አሉ እነሱን እጠቀማለሁ ማለት ነው። ለፊቴ ማለት ነው ለፊቴ ለእጄ ለአንገቴ እሱን ክሬም በመጠቀም እንዳይነካኝና በፀሀይ እንዳይጎዳ ቆዳዬ ይጠብቅልኛል ማለት ነው። እንዳልኩህ በጣም ከባድ ፀሀይ በሚሆንበት ሰዓት አንደኛ ነገር አልወጣም ከወጣሁም ወይ ጥላ እጠቀማለሁ ወይ ደግሞ ያልኩህን ክሬም በማድረግ ሽቴ ላይ ከፀሀይ ራሴን እከለክላለሁ ማለት ነው። እና የተለያዩ ሰን ስክሪን የተለያዩ ፀሀይ መከላከያ የሚቃቡ ክሬሞች አሉ ከእነሱ አንዱን ገዝቻለሁ እሱን ነው የምጠቀመው ማለት ነው። እና ሌላው ደግሞ ጥላም አለኝ። ሌላው በሶስተኛነት ደግሞ ከፀሀይ ለመከላከል ራሴ ምንድነው የማደርገው መነፅር እጠቀማለሁ። ያው ጨረሩ እንዳይጎዳው አይኔን መነፅር በደንብ ቆንጆ ነው በጣም ይጠቅመኛል መነጽርም እጠቀማለሁ። ጥላም እጠቀማለሁ የሚቀቡ ነገሮችን ፈልገ እቀባለሁ ሰንስክሪን ነገር እቀባለሁ። ስለዚህ ከፀሀይ ራሴን በደንብ ለመጠበቅ ዋነኛው ግን በፀሀይ ሰዓት አለመውጣት ነው። እኔ በፀሀይ ጠዋት ጠዋት ከአራት ሰዓት ጀምሮ እስከ ማታ አስር ሰዓት ያለው ፀሀይ በጣም ከባድ እና የኔን ቆዳ በቀላሉ የሚያበላሸው የፀሀይ ሰዓት ስለሆነ በዛ ሰዓት ብዙ ጊዜ መንቀሳቀስ አልወድም። ግን ግዴታ ሆኖብኝ መንቀሳቀስ ካለብኝ እና መውጣት ካለብኝ እነዚህን ነገሮች እጠቀማለሁ ማለት ነው። ምንድነው ያልኩክ መጀመሪያ ጥላ ነው የምጠቀመው ጥላ ይዤ ነው የምወጣው ወይም ደግሞ መነፅር አደርጋለሁ ማለት ነው። ላይ መነፅር እጠቀማለሁ ወይም ደግሞ ሰን ስክሪን ይሄ የሚቀቡት ነገሮችን ተቀብቼ ከፀሀይ የሚከለክልኝን ቅባቶችን ተቀብቼ ፊቴን እወጣለሁ ማለት ነው ማለት ነው። ሌላ ደግሞ ረዣዥም ልብሶችን በማድረግ እስከ እግሬ ድረስ የሚሸፍኑት ልብስ በማድረግ እጄን በደንብ የሚሸፍን ሰውነቴን የቆዳዬን ቀለም በደንብ የሚሸፍን ልብሶችን ለብሼ እወጣለሁ ማለት ነው። ምክንያቱም ልብስ ላይ ብዙ ጊዜ አይገባም አሳልፎ ለቆዳዬ ስለማያጋልጠኝ ብዙ ጊዜ ልብስ በደንብ ተሸፋፍኜ ነው የምወጣው ፀሀይ ላይ ስወጣ ከልብስ አልፎ ስለማ ስለማይጎዳኝ ቆዳዬን ማለት ነው። ፀሀይ ያው በእርግጥ በጣም ጎጂ ነው ጨረሩ በጣም ይጎዳል በጣም በተደጋጋሚ ካገኘን ደግሞ በጣም ጎጂ ነገር ነው። ፀሀይ ስለዚህ በተለያየ መንገድ ላስ ልጠበቅ እሞክራለሁ ማለት ነው። ከፀሀይ እና ዋናው ነገር ግን በፀሀይ ሰዓት አለመውጣት ነው ከቤት ከቤት በዛ ካልኩክ ከጧት አራት ሰዓት እስከ ማታ አስር ሰዓት ባለው ሰዓት ላይ አለመውጣት ይሻላል። ምክንያቱም በጣም ከባድ ፀሀይ የሚወጣበት ታይም ላይ ነው በጣም ከባድ ሙቀት ያለበት ሰዓት ነው። ቆዳም በቀላሉ የሚያበላሽሽ ያለበት ፀሀይ የሚወጣበት ልክ እንደ እኔ ደግሞ በጣም ስስ ቆዳ ላላቸው ቶሎ የሚቆጣ ቶሎ በፀሀይ የሚጎዳ ቆዳ ያላቸው ሰዎች ደግሞ በዛ ሰዓት ባይወጡ ነው የሚመከረው ቢወጡ እንኳን እንዳልኩህ የሚቀቡ ቅባቶቹን ሰን ስክሪዎችን ተቀብተው ጥላ ይዘው መነፅር አድርገው እና ረዘም ያሉ ልብሶችን ለብሰው ቢወጡ እላለሁ ማለት ነው። ከፀሀይ መከላከል ግዴታ አለብኝ ጎዳችንን ካላስፈላጊ መጥፎ ነገር ጉዳት ይጠብቅልናል አምብሮ እንትን ይሄ እንደዚህ ጥላ ምናምን መጠቀም ደግሞ አናታችንን ከፀሀይ ይጠብቅልናል። ተጨማሪ እንክብካቤ ማድረግም አለብን ለቆዳችን ፀሀይ ከነካ በኋላ

ሁል ጊዜ ባይሆንም አንዳንድ ጊዜ የጠዋት ሰው ነኝ የተወሰነ ጊዜ ደግሞ የማታ ሰው ነኝ አብዛኛው ጊዜ ግን አምሽቼ የምተኛበት ጊዜ ነው የሚበልጠው። ከዛ ብዙ ጊዜ አምሽቼ ውስጥኛ ደግሞ ጠዋት መነሳት በጣም ይከብደኛል። ወደ አምስት ሰዓት ምናምን ከተኛሁ ወይ ወደ አራት ሰዓት ከተኛሁ ጠዋት ለመነሳት አይከብደኝም። ግን ብዙ ጊዜ ወደ ሰባት ሰዓት ከስድስት ሰዓት በኋላ ወደ ስምንት ሰዓት ከተኛው ደግሞ ጠዋት መነሳት በጣም እቸገራለሁ ማለት ነው። ስለዚህ አሁን እኔ የጠዋት ወይም የማታ ለመባል ትንሽ ይከብዳል ምክንያቱም ብዙ ጊዜ አንዳንዴ ጎበዝ ሲሆን የጠዋት ሰው እሆናለሁ ማለት ነው። ምክንያቱም የሚሰገድ ሰላት አለን እኔ ሙስሊም እንደሆንኩ ሰላት መስገድ አለብኝ። ጠዋት ተነስቼ ወደ ጠዋት አስራ አንድ ሰዓት ገደማ ላይ የሚሰገድ አስራ አንድ ተኩል ላይ የሚሰገድ ሰላታ አለ እና እሱን ለመስገድ ስል በጧት እነሳለሁ። ስለዚህ በጊዜ ካልተኛው ግን ያንን ሰላት ያመልጠኛል ማለት ነው። ብዙ ጊዜ አምሽቼ መተኛት አልፈልግም አምሽቼ ደግሞ የተኛው ጊዜ ብዙ ጊዜ ጠዋት ስለማልነሳ ሶስት ሰዓት ወይ አራት ሰዓት በጊዜ መተኛት መቻል አለብኝ። ያው እንደምታየው አሁንም አልተኛሁም አምስት ሰዓት ላይ ሆኛለሁ አምስት ሰዓት ሆኖኛል ከተኛው ሳልተኛ አምስት ሰዓት ሆኗል። ያ ማለት ከዚህ ብዙ ጊዜ በቃ የማታ ሰው ነኝ ማለት ይሻላል በጣም የማመሽ ሰው ነኝ ማለት ነው። እስከ አምስት ሰዓት ብዙ ጊዜ እቆያለሁ አንዳንዴ ደግሞ እስከ ስድስት ሰዓት አንዳንዴ እስከ ሰዓት ሰዓት እቆያለሁ። ያው በጣም ጥሩ አይደለም የጧት ሰው መሆን ቆንጆ ነው። በጣም ምርታማ ለመሆን ስኬታማ ለመሆን ብዙ ጊዜ የጠዋት ሰዎች በቀላሉ ምርታማና ስኬታማ ይሆናሉ ጊዜያቸውን በማግባቡ ይጠቀማሉ። በጣም ብዙ በቂ ጊዜ ይኖራቸዋል ስራቸውን ለመስራት የሚፈልጉትን ነገሮች በሙሉ ለማድረግ በተለይ ደግሞ ጠዋት ተነስቶ ሰግዶ ወደ ስራ መሄድን በጣም ብዙ ጊዜ እንዲኖረን ያደርጋል። ከቀኑ ክፍል በጣም ብዙ ጊዜውን እንጠቀምበታለን በስራችን ላይ በጣም በጣም ተነቃቅተን እንድንሰራና ውጤታማ ለመሆን በጣም ያግዘናል። በጠዋት መነሳት እና ብዙ ጊዜ ግን አሁን ላይ ሶሻል ሚዲያን እየተጠቀምን የምናመሽ ሰዎች እስከ አምስት ሰዓት እስከ ስድስት ሰዓት እስከ ሰባት ሰዓት የምንቆይ ሰዎች ግን በጠዋት መነሳት ይከብደናል። ቀኑም ያጥርብናል ስኬታማም አንሆንም ብዙ ጊዜ ቶሎ ይመሽብናል ማለት ነው የፈለግነውን ሳንሰራ ማድረግ ያለብንን ነገሮች ሳናደርግ ይመሻል። ምክንያቱም አርፍደን ነው የምንነሳው ያ ደግሞ ስኬታማ እንዳንሆንና ቀኑን በአግባቡ እንዳንጠቀም ያደርገናል ማለት ነው። እኔ በበኩሌ የጧት ሰው መሆን በጣም እፈልጋለሁ። በጣም እሞክራለሁ ሁል ጊዜ እሞክራለሁ ሁል ጊዜ ግን ያው አንዳንዴ አይሳካልኝም በጣም ብዙ ጊዜ ሞክሬያለሁ። በጊዜ ለመተኛት በጣም ብዙ ጊዜ ራሴን አስገድደዋለሁ ለምሳሌ አሁን ማታ ማታ ቡና መጠጣት አቆም አቁሜያለሁ በጊዜ ለመጠጣት ለመተኛት ስል ቡና ከጠጣው ብዙ ጊዜ ማታ ማታ እንቅልፍ አይወስደኝም። እንቅልፍ አልወስድም ካለ ደግሞ በስልኬን በስልክ እያየሁ ምናምን ቲክቶክ እያየሁ አመሻለሁ። በዛ ሰዓት ሰዓቱ በጣም ይሄዳል ማለት ነው። የዛኔ ጠዋት ለመነሳት እንዳልኩ በጣም እቸገራለሁ አርፍጄ እነሳለሁ ከዛ በጣም ድብርት አለ መጫጫን አለ እንቅልፍ አለመጨረስ አለ ከዛ ደግሞ የምፈልጋቸውን ስራዎች ሳልሰራ የፈለኩት ቦታ ሳልሄድ ምናምን ይመሽብኛል ማለት ነው። በአጭሩ ውጤታማ ሳልሆን ሰዓቱ ያልቃል ማለት ነው። አንዳንዴ ደግሞ እንደዚህ ቡና አልጠጣም ብዬ በጊዜ ከተኛሁ ስልኬን በጊዜ ቁጭ አድርጌ በጊዜ ሶስት ሰዓት ላይ አራት ሰዓት ከተኛው ደግሞ ጠዋት ሰላቴን አስራ አንድ ሰዓት ተኩል ሰላቴን ሰግጄ በጊዜ ተነስቼ ማድረግ የምፈልገው ነገር በሙሉ አድርጌ ቀኑን በአግባቡ ተጠቅሜ በጣም ስኬታማ ውዬ የምፈልጋቸው ነገሮች ሙሉ አድርጌ የምሰራቸው ስራዎች ካሉ በጊዜ ጨራርሼ ነው። ሁል ጊዜ ስኬታማ ሆኜ ነው የሚያልቅልኝ ማለት ነው። እና ሁል ጊዜም የጠዋት ሰው ለመሆን በጣም እሞክራለሁ በጣም ብዙ ጊዜ እሞክራለሁ እና አንዳንዴ ይይሳካልኛል አንዳንዴ አይይሳካልኝም። አላርም ሞልቻለሁኝ በጠዋት ለመነሳት እና ግን አብዛኛው ጊዜ አምሽቼ የተኛው ጊዜ ግን አላርሙን ቢጮህ ራሱ መነሳት አልችልም ማለት ነው። አሁን ለምሳሌ ዛሬ አምስት ሰዓት አልፏል ስለዚህ ነገ በጧት ለመነሳት በጣም ይከብደኛል። አሁን ላይ ግን ብተኛ ጠዋት በጊዜ መነሳት እችላለሁ ማለት ነው። ስለዚህ አሁን መተኛት አለብኝ የጠዋት ሰው ለመሆን መጀመሪያ ማድረግ ያለብን ነገር ምንድነው ማታ በጊዜ መተኛት ነው? ማታ ስልካችን ላይ የምናሳልፈው ሶሻል ሚዲያ ቲክቶክ ምናምን ጥቅም የለውም። ምንም ጥቅም የለውም ሰዓታችን ጊዜያችን ይወስድብናል። ስኬታማ እንዳንሆን ያደርገናል ወደኋላ ያስቀረናል ስራችን በአግባቡ እንዳንሰራ ያደርገናል። ጥቅም የለውም በጣም ጎጂ ነው። በአግባቡ እንቅልፍ እንዳናገኝ ያደርገ